በጣም መሰረታዊ የሆነ ጥያቄ ነው። የእቃ ቁጥጥር አዎ አደርጋለሁኝ። ምክንያቱም የእቃ ቁጥጥር ማድረግ በጣም አስፈላጊ ነው። ገቢና ወጪን ለመቆጣጠር በጣም ያስፈልጋል። ስለዚህ የእቃ ቁጥጥር ማድረግ በምንሰራበት ስራ ቦታ ሁሉ ውጤታማ እንድንሆን እቃውን በደንብ እንድንቆጣጠረው ይሄ ነገር ተበላሸ ወይስ አልተበላሸም የሚለውን ነገር የምናረጋግጥበት በአግባቡ ደግሞ እቃውን እንድነጠቀምበት ለተፈለገለት አላማ እንዲውል የምናደርግበት አንዱና መሰረታዊ የሆነ ነገር ነው ማለት ነው። ስለዚህ የእቃ ቁጥጥር ሁሌም ቢሆን አደርጋለሁ። በዚሁ አጋጣሚ በየትኛውም የስራዬ ቦታ ላይ ያለኝን እቃ ያለኝን ንብረት በምሰራበት ቦታ ሁሉ በደንብ እንከባከበዋለሁ፣ በደንብ ቁጥጥር አደርግበታለሁ። ለምን በአግባቡ መዋል ስላለበት ማለት ነው፤ አለበለዛ ግን የማልቆጣጠረው ከሆነ እቃው ከጥቅም ውጭ ሁሉ ሊሆን ይችላል ማለት ነው። ስለዚህ የእቃ ቁጥጥር አደርጋለሁኝ ማለት ነው።

በጣም ጥሩ ጥያቄ ነው የምንወደው ምግብ ብዙ ጊዜ ሽሮ ነው። ሽሮ በኢትዮጵያ በሀገራችን ላይ በጣም የምንወደው ምግብ ነው ማለት ነው። ከዛ ባሻገር ደሞ ፒዛም እንወዳለን ፒዛ ለጤና እጅግ በጣም አስፈላጊ የሆነ ተወዳጅ እንግዲህ ሁላችንም ብንበላው ጤናችንን እንድንጠብቅበት የምንችል አስደሳች የሆነ የምግብ አይነት ነው። ስለዚህ ብዙ ጊዜ በተደጋጋሚ ፒዛ እንበላለን። ከዚያ ባሻገር ደግሞ ያው ኢትዮጵያውያን ብዙ ጊዜ የምንመገበው ምግብ ደሞ ሽሮ የተባለውን ምግብ ነው ማለት ነው። ስለዚህ ሽሮና ፒዛ። አልፎ አልፎ ደሞ ሩዝም እንወዳለን ፓስታም እንወዳለን ማለት ነው። ስለዚህ እነዚህን ነገሮች እንወዳለን ማለት ነው

በጣም አሪፍ የሆነ ጥያቄ ነው። ቅርጫት የለኝም፤ ነገር ግን የእንጀራ ሳጠራ እንጀራ የማስቀመጥበት ከጋገርኩኝ በኋላ ለዛ ሳጠራ ነው እኛ የምንለው ቅርጫት ግን የለኝም፤ ሳጠራ ግን አለኝ ማለት ነው። ስለዚህ ያው ቅርጫት እንግዲህ በዚሁ አጋጣሚ ያው ቢኖረኝ አሪፍ ነበረ፤ ግን አልገዛሁኝም ወደፊት ያው ገበያ ሄጄ እገዛለሁ ልብሶቼን አስቀምጥበታለሁ እቃዎችንም አስቀምጥበታለሁ በቅርጫቱ ውስጥ ማለት ነው ስለዚህ አሁን ግን ለጊዜው ቅርጫት የለኝም ማለት ነው።

በጣም አሪፍ ጥያቄ ነው ግጭቶችን ማስተካከል አዎ እችላለሁኝ ምክንያቱም አንዱ የኔ የጠንካራ ባህሪዬ ግጭቶች ሲፈጠሩ ተሎ ብሎ ወዲያውኑ ተሎ ሁኖ ማስተካከል እችላለሁኝ። እንዲሁም ደግሞ ግጭቶች ደግሞ ከመፈጠራቸው በፊት ቀደም ብዬ ምን አደርጋለሁ ግጭቶችን የመከላከል አቅም አለኝ ማለት ነው። ስለዚህ ግጭቶችን ማስተካከል እችላለሁ ለምሳሌ በአካባቢዬ ላይ ለምሳሌ ሰው ከሰው ገጥሞ እያለ አሊያም ደግሞ አንድ ሰው የተለያየ ችግር ገጥሞት ያንን ችግር የሚያስተካክልበት መፍትሄ ካለ እንዲያው ለዚህ መፍትሄ ምን ምክንያት አለ ቢሉኝ? ወዲያውኑ የመፍትሄው አካል ሆኜ ያንን ችግር ደግሞ እንዳይከሰት አልያም ደግሞ በእነዚህ ሰዎች ላይ እንዳይመጣ የማድረግ አቅም አለኝ ማለት ነው። ስለዚህ ግጭቶች በተለያዩ ጊዜ ሲፈጠሩብኝ አሊያም ደግሞ በሰዎች ላይ ሲፈጠር ቀደም ብዬ የአንበሳውን ድርሻ በመውጣት ማስተካከል እችላለሁኝ ማለት ነው። ስለዚህ ግጭቶችን ማስተካከል እችላለሁኝ እኔ።

በጣም መሰረታዊ የሆነ ጥያቄ ነው? ብስክሌት አዎ እጋልባለሁኝ ብስክሌት እንግዲህ መጋለብ የጀመርኩትኝ ከልጅነቴ ጀምሮ ነው ምክንያቱም ያ የሆነው ደግሞ አብረውኝ ካደጉ ጓደኞቼ ልጅ ሳለው በጣም በከፍተኛ የሆነ ብስክሌት የመንዳት ጉጉት ነበረኝ። ያኔ ብስክሌት በምነዳበት ጊዜ አብሮኝ የነበረ እንግዲህ አብሮ አደጎቼ ብዙ ጓደኞቼ ነበሩኝ። በተለይ በገጠሩ ክፍል በጋ ወራት ላይ ብዙ ጊዜ በዓላት አሉ በዓላትን ምክንያት በማድረግ እንግዲህ በሳንቲም ያኔ ብስክሌት መጋለብ ጀምሬ ለምጀ ነበር። ከዛ ቦኋላ ግን እንግዲህ ለብስክሌት ያለኝ ፍቅር በጣም እያደገ ብስክሌት የመንዳት ያለኝ ፍቅር በጣም እየጨመረ ሲመጣ እኔም ገዛሁኝና ብስክሌት እንግዲህ መንዳት ጀመርኩኝ ማለት ነው። ከዚያ ባሻገር ደግሞ ብስክሌት ጥገናም ደግሞ ጀምሬ ስለነበረ በወቅቱ ያኔ የነበረኝ ክህሎት ከጊዜ ወደ ጊዜ በጣም እያዳበርኩት ልመጣ ችያለሁኝ ማለት ነው። ስለዚህ ብስክሌት እንደውም በምጋልብበት ጊዜ በጣም ፈጣን በጣም ቀልጣፋ። ሁለት እጄን ለቅቄ እግሬን እንደውም መሪው ላይ አድርጌ የራሱ የሚሄድበት ጊዜ ነበረ ማለት ነው። ስለዚህ ብስክሌት ላይ በጣም ጎበዝ ነኝ። ብስክሌት ላይ በጣም አስተዋይ ነኝ በጣም በፍጥነት መንዳት እችላለሁ በጣም ዝግ ብዬ መንዳትም እችላለሁኝ ማለት ነው። ምክንያቱም ብስክሌት መንዳት ለጤና እጅግ በጣም አስፈላጊ ነው። እንደውም ካሉት ስፖርቶች ሁሉ በጣም ትልቁና ጠቃሚው ስፖርት ብስክሌት መጋለብ ነው ማለት ነው። ስለዚህ ብስክሌት መጋለብን ከልጅነቴ ጀምሬ ነው የተለማመድኩትኝ። አሁን ላይ ደግሞ በጣም ነው የምጋልበው ምክንያቱም ልምድ አለኝ በጣም ለበርካታ ጊዜ ያህል ሳሽከረክር ቆይቻለሁ። በጣም ለበርካታ ጊዜ ያህል ደግሞ በጥገና በሙያ ዘርፍ ላይ ደግሞ ተሰማርቼ ስሰራበት ነበር። ስለዚህ ብስክሌት እና እኔ እንግዲህ ያው ሁለታችንም የማንለያይ ፈጣን ነገሮች ነን ማለት ነው። ስለዚህ ብስክሌት መጋለብ በጣም እችላለሁ ማለት ነው።